የይለፈቃልህን ትጠብቃለህ ለሚለው ጥይቃ? አዎ ይለፈቃለ የምስጢር ሁሉም ነገር የጉግል እና የኦንላይን አክሰስ የሙሉን ምስጥር መያዣም ስለሆነ በጣም መጠበቅ ያለበት እና እኔም በጣም ነው የምጠብቀው። ስክሪቱ በጣም ከፍ ባለ መንገድ ማለት ነው።

ስነ ጥበብ ትረዳለህ? ለሚለው ጥያቄ አዎ ስነ ጥበብ ማራኪ ሁሌ ከሰዎች ከባብ የሰዎችም ታሪክ የአፈ ታሪክ ሁሉንም ስለሚያካትት በጣም ስለሚያመዝን የማዛመረው እና ስለነሱ የሚተርክ ስለነሱ በጣም በጥልቀት የምጠና እና የሚተረክ ስለሆነ በጣም ነው ደስ የሚለው እና እኔም በጣም እወደዋለሁ።

በዶቄ መፍጨት ታውቃለህ? ለሚለው ጥያቄ አዎ። በጣም ዶቄ ሀገራችን ውስጥ በጣም ስለምንገኝ እኔ በሱ መፍጨት ጩጬም ሆኜ ሲመላለስበት መፍጨብ እየፈጨሁበት እንጂ ነበር። መፍጨትም በደንብ ነው የማውቀው። እና ደስ ይለኛል ጩኸት